ጥያቄው የሚለው ስለ ቤተሰብህ ንገረኝ ነው? እኔ ስለ ቤተሰቤ አሁን እነግራችኋለሁ። እኔ ሁለት ሁለት እህቶችና እናትና አባቶች ነው ያሉኝ። አባቴ የሚሰራው መምህር ነበር ግን አሁን ጡረታ ወጥቷል። እናቴ ደግሞ የቤት እመቤት ነች። እህቶቼ የሚኖሩት አዲስ አበባ ነው። አንደኛው እህቴ የምትሰራው ኢንሹራንስ ውስጥ ተቀጥራ ነው የምትሰራው። አንደኛዋ ደግሞ ኤጀንት ከመኪና የመኪና ኤጀንት ነች እና ከቻይና የሚመጡ መኪናዎችን እያመጣች ነው የምትሸጠው። እናም ቤተሰቦቼ ጋር በጣም ደስ የሚል ጊዜ ነው። አንድ ላይ የምናሳልፈው እናም ቤተሰቦቼን በጣም ነው የምወዳቸው። እንዲሁም በቃ በትርፍ ጊዜ ቤተሰቦቼን ማገዝ በጣም ያስደስተኛል። እንዲሁም ቤተሰቦቼ ከዚህም በተጨማሪ ሌላ የሚሰሩት ስራ አለ። ከዚህ በተጨማሪ አሁን ከእኛ ቤት ውስጥ ሻወር ቤት አለ። እናቴ ሻወር ሻወር ቤት ከፍታ ሻወር ቤት ሻወር ቤት በማስታጠብ የገቢ ምንጭ በዛ ታገኛለች ማለት ነው። አባቴ ደግሞ ከዚህ በተጨማሪ ፑል ቤት አለን። ፑል ቤት እየሰራ የ የ የገቢ ምንጭ ያገኛል ማለት ነው። እናም እኛ ምንተዳደረው በዚህ ነው።

ጥያቄው? ሚለው ስለ ቅርብ ጓደኛህ ንገረኝ ነው እኔ ቅርብ እ ጓደኛዬ። ለምሳሌ ማሒ ትባላለች ማሒ በጣም የቅርብ ጓደኛዬ ናት። እ ማለት እ አብዛኛውን ጊዜም አብሬ የማሳልፈው ጊዜን ከእሷ ጋር ነው እናም የሆነ ችግር በሚያጋጥመኝ ጊዜም የሆነ ነገር በምሆንበት ጊዜ እም ቀድሜ ምነግራት ለሷ ነው። እናም ከሷ ጋር ብዙ ነገሮችን እንጋራለን ማለትም እሷም የሆነ ችግር በሚያጋጥማት ጊዜ ለኔ ትነግረኛለች እኔም የሆነ ችግር በሚያጋጥመኝ ጊዜ ለሷ እነግራታለሁ። እናም እንደዛ በማድረግ ችግሮቻችንን እንፈታለን እሱምና። ከዚህም በተጨማሪ በጣም ሁለታችን በጣም ቅርበት አለን። ማለት በጣም እ ቅርበት አለን ማለትም በአብዛኛውን ጊዜያችን በቃ የሆነ ችግር በሚያጋጥመኝ ጊዜ አንድ ላይ ነው ችግሮችን የምንፈታው ማለት ነው። ማለትም እሷም እኔም እ አንድ ላይ ስለምንኖር አንድ ቤት ውስጥ አንድ ላይ ስለምንኖር። በቃ እንደዛ ነው የምናደርገው

አሁን ጥያቄው የሚለው በመስመር ላይ ሙዚቃ ትሰማለህ ነው? የሚለው እኔ በመስመር ላይ ሙዚቃ እሰማለሁኝ ይሄን ማድረጌም ያስደስተኛል። ምክንያቱም አሁን አብዛኛውን ጊዜ የሆነ ቦታ በምሄድበት ጊዜ በመንገድ ላይ እየተጓዝኩ ምናምን ሙዚቃ እሰማለሁ። ምክንያቱም ያንን የምሰማው መንገዱን ብዙ መንገድ ምጓዝ ከሆነ ያ መንገድ እንዳይታወቀኝ ብዙ ብዙ ብዙ መንገድ ምጓዝ ከሆነ ሙዚቃ እየሰማው እየተዝናናው እሄዳለሁ ማለት ነው። እንዲሁም በመንገድ ላይ የሚሄድ እየሄዱ ሙዚቃ መስማት በጣም ያስደስተኛል። እናም ይሄ ነገር አብዛኛው ሰዎች ያደርጋሉ። እንዲሁም በጣም ሪላክስ እንድንሆንና የምንሄድበት መንገድ ራሱ የምንሄድበት ቦታ በቃ እንትን እንዳይሰለቸኝና እንዳይሰለቸን ያደርግናል። ማለት ነው

የስራ አሰራሮችን ትከተላለህ ነው? የሚለው አዎ እኔ እኔ የተለያዩ የስራ አሰራሮችን እከተላለሁ ምክንያቱም የሆነ ስራ። ከመጀመራችን በፊት ያንን የስራውን ሂደትና አሰራሩ ማወቅ አለብን ሁሉም ስራ የሆነ አሰራርና ሂደት አለው በዘፈቀደ ያንን ስራ የምንሰራ ከሆነ ያንን ስራ ፌል ማለቴ ያንን ስራ ሊበላሽብኝ ስለሚችል የስራውን አሰራሩን መከተል አለብን ማለት ነው። እናም እኔ የሆነ ስራ ከመስራቴ በፊት አሰራሩን በደንብ እመለከትና የስራውን በቅደም ተከተል በአሰራሩ መንገድ ነው የምሰራው ማለት ነው። አሁን ለምሳሌ የሆነ የሆነ ስራ ለምሳሌ አሁን ቡና ማፍላት ቢሆን ያ ስራ ቡና ለማፍላት የተለያየ ኦር እንትን አለው አሰራር አለው ማለት ነው። መጀመሪያ ቡናው ይገዛል ከዛ በኋላ ከተገዛ በኋላ ይታጠው ተቆልቶ ተፈጭቶ ነው የሚፈለው እናም ያንን ያንን ራሱ የስራው ቅደም ተከተሉን። ጠብቀን ካልሰራን ያንን ስራ መስራት አንችልም ማለት ነው። እያንዳንዱ ስራም ሌሎች ስራዎችም ቢሆኑ ሁሉም ስራዎች ቅደም ተከተላቸውን ጠብቀን መስራት አለብን። እና እኔ ቅደም ተከተል እያንዳንዱን ስራ በምሰራበት ጊዜ ቅደም ተከተሉን አሟልቼ ነው የምሰራው ማለት ነው። ያለበለዛ ቀደም ተከተሉን ካላሟላው ግን የስራ አሰራሮችን ቀደም ተከተላቸውን አሟልቼ መስራት ያስደስተኛል። እንደዛ ካልሆነ ደግሞ ሊበላሽብኝ ስራው ስለሚችል ማለት ነው

የህዝብ ማመላለሻ ትጠቀማለህ ነው የሚለው እኔ የህዝብ ማመላለሻ እጠቀማለሁ የተለያዩ ቦታዎችን በመሄድበት ጊዜ የህዝብ ማመላለሻዎችን አብዛኛው ጊዜ የምትጠቀመው ከቦታ ቦታ አሁን ከስራ ቆይቼ ወደ ቤቴ ስሄድ ወይንም ከቤቴ እንትን ከስራ ቦታ ቆይቼ ደግሞ ወደ ቤት ስሄድ ወይንም የተለያዩ ቦታዎች በሚሄድበት ጊዜ የ የህዝብ ማመላለሻዎችን ነው የምጠቀመው። ምክንያቱም አሁን የዚህ የግል መኪና ምናምን ስለሌለኝ የህዝብ ማመላለሻ ማመላለሻዎችን ነው የምጠቀመው። እንዲሁም የህዝብ ማመላለሻዎች ማመላለሻዎች ዋጋቸው በጣም ዝቅተኛ ስለሆነ በቀላሉ ሰዎች በትንሽ ገንዘብ የፈለጉበት ቦታ መሄድ ስለሚችሉ የህዝብ ማመላለሻ በጣም እጠቀማለሁ። እና የህዝብ ማመላለሻ በጣም ጥሩ ነገር ነው ብዬ የማስበው። ምክንያቱም ገንዘቡ ከግል በግል መኪና ምናምን አሁን በግል በታክሲ ምናምን ከመሄድ ይልቅ ይሄ ዋጋው ይቀንሳል ማለት ነው። ህዝብ ማመላለሻዎች

በባዶ እግር መራመድ ታውቃለህ ነው? የሚለው ጥያቄው አዎ እኔ በባዶ እግሬ መራመድ አውቃለሁ ወይንም እችላለሁ። ምክንያቱም አብዛኛውን ጊዜ አሁን ቤት ውስጥ በምሆንበት ጊዜ በባዶ እግሬ አሁን በባዶ እግሬ እጓዛለሁ እናም በአካባቢው ምናምን ውጭ ካልወጣሁ አብዛኛው እንጂ በባዶ እግሬ እጓዛለሁኝ። እናም ይሄ ነገር ማለት አሁን ሙቀት ምናምን በሚሆንበት ጊዜ የሆነ ጫማ ምናምን መልበስ ሲያስጠላኝ ዝምዬ በባዶ እግሬ ይጓዛለሁ ማለት ነው።

ጾም ትጾማለህ ነው የሚለው? አዎ እኔ ጾም እጾማለሁኝ ጾም መጾም በሃይማኖታችን እኔ አሁን በሃይማኖት ራሱ። ማለት በጣም ለራሳችን ሃይማኖት በየሃይማኖታችን የየራሳችን የሆነ ጾሞችን እንጾማለን። እናም አሁን ለሮብና አርብ እኔ እጾማለሁ እስከ ስድስት ሰዓት ሮብና አርብ ምግብ አልበላም። እንዲሁም የገና ጾሞችን አሁን ለምሳሌ አሁን እኔ የገና ጾም ስጾም ነበረ የገና ጾም ሁለት ወር ጾሜያለሁ እናም የተገደፈው አሁን ነው። እናም የጾም ጾም ስጾም ደግሞ የሚያስገድፉ ነገሮችን አልመገብም ለምሳሌ። የወተት ተዋጾዎችን እርጎ አይብ። መጣጣ ቅቤ እንዲሁም የስጋ ምግቦችን እና ሊያስገድፉ የሚችሉ የፍስክ ምግቦችን አልመገብም ማለት ነው። እንዲሁም እንደዚህ በማድረጌም በሃይማኖቴ እምነቴ እንዲጨምር ያደርገኛል በዚህ ነገርም ደስተኛ ነኝ ማለት ነው

የድሮ ፎቶዎችን ትይዛለህ ነው የሚለው? እኔ የድሮ ፎቶዎችን እይዛለሁ የድሮ ፎቶዎች በጣም አስፈላጊ ነገር ናቸው ብዬ ነው የማስበው። ምክንያቱም የድሮ ፎቶዎች ያለፈ ህይወታችን የምናስታውስበት እና በጣም አስደሳች ነገር ነው። የድሮ ፎቶዎች መያዝ ማለትም በቃ አሁን ያለፉ ጓደኞቻችንን ከጓደኞቻችን ጋር ያሳለፍነውን ህይወት እንዲሁም ያለፈውን የጊዜያዊ የተደበሰትንበትን ጊዜ ለማየት እና የድሮ ተወስታችን ወደ አሁን አምጥተን ለመመልከት ስለሚጠቅመን የድሮ ፎቶዎችን እይዛለሁ እንዲሁም አስቀምጣለሁ ማለት ነው። እናም የድሮ ፎቶዎችን በማስቀመጤ ምክንያት ማለት ብዙ ነገሮች ትውስታዎች እንዳይጠፉ ያደርጋል። እናም ያሳለፍኳቸውን ህይወቶች ደግሞ ደግሜ እንዳስባቸውና እንዳረሳቸው ያደርገኛል ማለት ነው

አዲስ ቴክኖሎጂ መማር ትወዳለህ ነው የሚለው? አዎ አዲስ ቴክኖሎጂ መማር እኔ በጣም ነው የምወደው ምክንያቱም አዳዲስ ቴክኖሎጂዎችን በተማር እየተማርን በሄድን ቁጥር ስራዎቻችንን ያቀላጥፍልናል እንዲሁም በቃ የማናውቃቸውን ነገሮች እንድናቅ ይረዳናል ማለት ነው። አዳዲስ ቴክኖሎጂ በመጡ ቁጥር በጣም አሪፍ ነው የሚሆነው። ምክንያቱም አሁን ለምሳሌ ስልካችን ላይ አዳዲስ ቴክኖሎጂዎች የሚገጥሙ ስልኮቻችን ጋር እነሱን ብንጠቀም በቃ በስልኮቻችን በጣም ፈጣን እንዲሆኑና በቀላሉ ያን ነገር ሳንለፋ በአጭር ጊዜ ውስጥ የሆነን ማም ማሳካት ያለብን ነገር ልናሳካ ይጠቅመናል ብዬ አስባለሁ። እንዲሁም ቴክኖሎጂ አሁን ኋላ ቀር ነገሮች ይልቅ አዳዲስ የሚመጡ ቴክኖሎጂ ቴክኖሎጂዎች ስራችንን ስለሚያቃልሉልን ቴክኖሎጂ በ በመጣ ቁጥር አዳዲስ ቴክኖሎጂዎችን እየተማርኩ ራሴንም አሳድግበታለሁ ስራዎቼንም በቀላሉ እሰራበታለሁ ማለት ነው

የስራ ምኞቶችህ ምንድን ናቸው? ነው የሚለው እኔ የስራ ምኞቴ የነበረው ምክንያቱም የተለያዩ ስራዎችን መስራት ምኞቴ ነው። አሁን ለምሳሌ ባንክ ውስጥ ገብቼ በ ባንክ ውስጥ መስራት በጣም ምኞቴ ነው። ምክንያቱም አሁን ካሉ ስራዎች ውስጥ ይሄ ባንክ ስራ በጣም ከፍተኛ ደሞዝ የሚከፍል እንዲሁም ወዲያው እድገት የሚገኝበት እና የተለያዩ ኮሚሽኖች የሚሰጥበት ድርጅት ስለሆነ ባንክ ውስጥ መግባት በጣም ባንክ ውስጥ ገብቼ የባንክ ሰራተኛ መሆን በጣም ያስደስተኛል። የሚያስደስተኝ የሚያስደስተኝ ነገር ነው። እንዲሁም ከዚህ በተጨማሪ የ ለምሳሌ እንዲሁም ድርጅት ውስጥ የሆነ አካውንታንት መሆን ያስደስተኛል። የ የድርጅቶች ማለት ምኞቴ ነው። ድርጅት ውስጥ ተቀጥሬ ልክ እንደ አካውንታንት የድርጅቶችን የተለያየ ፋይናንሻል ስቴትመንቶችን ሂሳቦችን ምናምን መስራትም ምኞቴ ነው። ማለት ነው።

ወደ መናፈሻ ምን? ያህል ጊዜ ትሄዳለህ ነው የሚለው እኔ ወደ መናፈሻ አብዛኛውን ጊዜ የምሄደው ቅዳሜና እሁድ ነው። በሳምንት ወይ ቅዳሜ ወይ ቅዳሜና እሁድ እየሄድኩ አሳልፋለሁ ጊዜ ማለት ነው። ወደ መናፈሻ ምክንያቱም ቅዳሜና እሁድ የስራ የስራ ጊዜያት ስላልሆኑ ልክ እንደ መዝናኛነት ስለምጠቀምባቸው መናፈሻ ሄጄ እዝናናለሁ ማለት ነው። መናፈሻም በመሄድ የተለያዩ ነገሮችን አደርጋለሁ ለምሳሌ ሙዚቃ እያዳመጣለሁና የተለያዩ ስናፍ ነገሮችን። እየተመገብኩ እዝናናለሁ ማለት። እንዲሁም ወደ መናፈሻ ያው ቅዳሜና ወደ የእረፍት ጊዜ ስለሆነ ጓደኞቼ ጋር እሄዳለሁ ማለት ነው

የምሳ የምሳ እረፍትወ ምን ያህል ጊዜ ነው ነው የሚለው? የኔ የምሳ እረፍቴ አንድ ሰዓት ነው ምሳ ከበላው በኋላ ቢያንስ ለአንድ ሰዓት ያህል አርፋለሁ። ማለትም ምሳ ከበላው በኋላ ቡና እጠጣለሁ ከጠጣሁ በኋላም ለአንድ ሰዓት ያክል በመተኛት ጊዜን አሳልፋለሁ ማለት ነው። ያ ነገርም በጣም ይጠቅማል ብዬ አስባለሁ ምክንያቱም። ምሳ ከበላሁ በኋላ ምንም አይነት ስራ መስራት አልፈልግም እረፍት ማድረግ ነው የምፈልገው። ምክንያቱም ከምሳ በኋላ ሌላ ስራ መስራት ምሳ ከበላን በኋላ በጣም ስለሚደክመን እረፍት ማድረግ ነው የሚያስደስተኝ። እና ምሳ ከበላሁ በኋላ ለአንድ ሰዓት ያህል እረፍት አደርጋለሁ ማለት ነው

ስማርት ፎን ትጠቀማለህ? ነው የሚለው። አዎ እኔ የስማርት ፎን ተጠቃሚ ነኝ። ምክንያቱም ስማርት ፎኖች አዲስ ቴክኖሎጂ በመሆናቸው እና ለአጠቃቀሙ ምቹ በመሆናቸው እኔ የስማርት ፎን ተጠቃሚ ነኝ። አብዛኛው ሰዎችም ስማርት ፎን ቢጠቀሙ ተመራጭ ነው ብዬ አስፋለሁ። ምክንያቱም ስማርት ፎኖች በጣም ቴክኖሎጂ ቴክኖሎጂ በጣም ቴክኖሎጂካል ስለሆኑ ላጠቃቀምም በጣም ምቹ ናቸው። ስለዚህ የስማርት ፎን ተጠቃሚ ነኝ ማለት ነው።

የስራ እድገት እየፈለክ ነው ነው የሚለው ጥያቄው አወ እኔ የስራ እድገት እየፈለኩ ነው አሁን ባለሁበት የስራ ደረጃ ላይ የስራ እድገት እፈልጋለሁ ምክንያቱም የስራ የስራ ስራ የስራ እድገት ባገኘው ቁጥር የ ካለኝ ደሞዝ ላይ ደሞዝም እየጨመረ ስለሚሄድ እኔ የስራ እድገት እፈልጋለሁ ማለት ነው። ምክንያቱም የስራ እድገት ማንኛውም አብዛኛው ሰው ይፈልጋል። አንደኛ የስራ እድገታችን እየጨመረ በሄደ ቁጥር የተለያዩ ጥቅማ ጥቅሞች ጥቅማ ጥቅሞቻችንም እየጨመሩ ስለሚሄዱ የስራ እድገት ቢኖረኝ በጣም እፈልጋለሁም ያንን የስራ እድገት እንዲኖረኝም በጣም ጠንክሬ ሌት ከቀን እሰራለሁ ማለት ነው። ምክንያቱም የስራ እድገት ዝም ብሎ አይገኝም። ማለትም ከሌሎች በኔ እኩያ ባሉ ሰራተኞች ጋር ተፎካክረህ የተሻለ የተሻለ አቅም እና ለስራ አቅም ሲኖርህ ሲኖርህ ስለ ሲኖረኝ ስለሆነ እዛ የምገባው የስራ እድገት ለማግኘት ብዙ ነገሮችን እያደረኩ ነው ስራዬንም ጠንቅቄ እየሰራሁ ነው ማለት ነው። እናም የስራ እድገት በአሁን ባለውበት ደረጃ እየፈለኩ ነው

ኮምፒውተር መጠቀም ትችላለህ ነው? የሚል አዎ እኔ ኮምፒውተር መጠቀም እችላለሁ። ኮምፒውተር አብዛኛውን ጊዜ ኮምፒውተር በጣም እጠቀማለሁ ለተለያዩ ስራዎች ኮምፒውተር እጠቀማለሁ ምክንያቱም አንዳንድ ስራዎችን በስልክ ብቻ የማይሰሩ ስራዎች አሉ እና በኮምፒውተር ብቻ የሚሰሩ ስራዎችን በአብዛኛው በኮምፒውተሬ ነው የምሰራው። እና እንዲሁም ከዚህ በተጨማሪ አሁን እኔን ለማንበብ የምጠቀመው ኮምፒውተር ነው ምክንያቱም አሁን እኔ በስልክ በማነብበት ጊዜ በጣም ጽሁፎቹ ደቃቃ ስለሆኑ በስልኬ ማንበብ በጣም አይኔን ስለሚጎዳኝ በኮምፒውተር ነው። የምጠቀመው የማነበው ማለት ነው። እና ኮምፒውተር በጣም ጠቃሚ ነገር ነው የተለያዩ ስራዎችን በኮምፒውተር መስራት እንችላለን ማለት ነው። እና በጣም ኮምፒውተር ተጠቃሚ ነኝ።

"ዋና ሀላፊነቶችህ ምንድን ናቸው?" ነው የሚለው፣ የኔ ሀላፊነት አሁን፣ አሁን ባለሁበት ደረጃ መማር ነው። ተምሬ ውጤታማ መሆን ነው የኔ ዋና ሀላፊነት። ምክንያቱም አሁን እኔ የ የ የዩኒቨርሲቲ አራተኛ አመት የጊቢ ተማሪ ነኝ። እናም በዚህ በተሰማራሁበት ስራ በተሰማራሁበት የትምህርት ደረጃ ውጤታማ በመሆን ኤግዚትን አልፌ፤ እናም ይሄንን የምማረውን ትምህርት በስርዓት በማ ተምሬ በመጨረስ ግቢ ውስጥ የተሻለ ደረጃ ላይ መድረስ፤ ማለትም የተሻለ ስራ አግኝቶ ቤተሰቦቼንም እኔንም ማስደሰት ነው ዋና ሀላፊነቴ። ማለት እና አሁን የኔ ሀላፊነት ዋና ሀላፊነት የተለያዩ ሀላፊነት ቢኖረኝም ዋና ሀላፊነቴ ትምህርት ነው። ምክንያቱም አሁን ባለሁበት ደረጃ ሁሉ ነገር ላይ ፎከስ አድርጌ የምሰራው ትምህርቴ ላይ ነው ማለት ነው።

ስለ ስለ በልጅነትህ የመኖሪያ ቤትህ ንገረኝ ነው የሚለው እኔ በልጅነቴ የምኖርበት ቤት በጣም ሰፊ ነበረ። ማለትም የራሴ የራሴ መኝታ ክፍል ነበረኝ፤ እድሁም ሳሎኑ በጣም ሰፊ ነበር። እናም ለመጫወት እና ለመጫወት በጣም የምትጠቀምበት ነበር ማለት ሳሎን ላይ በደንብ ነበር የምጫወተው ልጅነቴን የማሳልፈው ከጓደኞቼ ጋር አቃቃ ምናምን የሚጫወት ነበር ሳሎን ላይ ማለት ነው። እናም የሁለት እኔ ሶስት ነን በአጠቃላይ ቤተሰቦቼ ጋር ከእህቶቼ ጋር ማለት ነው። እና የየራሳችን አንድ ሶስት ክፍል ነው ያለን ሶስት የልጆች ክፍል ነው ያለን። እና አንድ ደግሞ የቤተሰቦቼ የአልጋ ክፍል አለ ማለት ነው። እና አንድ እቃ ቤት እና አንድ ሳሎን ነው ያለን። ቤታችን በጣም እንዳልኳችሁ ሰፊ ስለሆነ ከዛ በደንብ ነው የምንጫወተው የምጫወተው መዝናናው እናም ቤቴን በጣም ነው የምወደው።

የቤት እንስሳ አለህ ነው? የሚል አዎ እኔ የቤት እንስሳ አለኝ። ቤቴ ውስጥ ያሉ እንስሳዎች ከብት አሉን ለምሳሌ ከብት አሉን ከብት ለተለያየ አገልግሎት ይጠቅማል። ለምሳሌ ለ ማለት ለምግብነት ይጠቅማል እንዲሁም ለወተት እና ለ የወተት ወተት ለወተት አገልግሎት ይውላሉ። ቤት ያሉን ቤት ያሉን እንትኖች ከብቶች ማለት ነው። እናም ከዚህ በተጨማሪ የምናገኘውን ወተት ደግሞ ለተለያዩ ለወተት ተዋጾዎች እንጠቀምባቸው ነበር ማለት ነው። ከዚህም በተጨማሪ ድመትና ውሻ ነበር። ድመት በቤታችን ውስጥ በጣም አስፈለጌዋ አንሰሳ ናት ምክንያቱም አይጥ ምናምን በሚኖርበት ጊዜ አይጥ ስለምትበላ ድመቷ ታስፈልጋናለች። እንዲሁም ውሻ አለን በቤት ውስጥ ውሻ ደግሞ ያው ሌባ ምናምን እንዳይመጣ ግቢውን ይጠብቃል ማለት ነው። እናም የሆነ ሌባ ምናምን የሚመጣና ኮሽታ ማታ ከሰማ ነው ያ ዉሻ ይጮሃል ማለት ነው። እናም እነዚህ እነዚህ ጥቅሞች ስላሉ የቤትን እነዚህ እነዚህ የቤት እንስሳዎች አሉ ማለት ነው

በቀን ምን ያህል ውሃ ትጠጣለህ ነው የሚለው? እኔ በቀን አንድ ሊትር እና ከዛ በላይ ውሃ እጠጣለሁ ምክንያቱም ውሃ መጠጣት ለጤና በጣም አስፈላጊ ነገር ነው። ምክንያቱም ውሃ በምንጠጣበት ጊዜ ጨጓራችንን ያጥብልናል ከዚህም በተጨማሪ አሁን እኔ የኩላሊት ጠጠር አለብኝ እናም የኩላሊት ጠጠር ስላለብኝ ብዙ ውሃ መጠጣት አለብኝ እና በ በ በ በጤና ባለሙያዎች ራሱ አንድ ሊትር እና ከዛ በላይ ውሃ መጠጣት እንዳለብኝ ስለታዘዘ። ስለታዘዝኩ እኔ አንድ ሊትር እና ከዛ በላይ በየቀኑ እጠጣለሁ ማለት ነው። ይሄን በመጠጣቴ ኩላሊቱን ኩላሊት ጠጠሬ እንዳያመኝና የኩላሊቱ በውሃ አማካኝነት ታጥቦ እንዲወጣ ይረዳኛል ማለት ነው። እዚህም በተጨማሪ የጨጓራ በሽታ ይከላከላል ማለት ነው። ውሃ በምንጠጣበት ጊዜ ጨጓራችንን ያሉ የተለያዩ ባክቴሪያዎችን አጥቦ በሽንት መልክ ስለሚያስወጣ ብዙ አጠጣለሁ።

የሞባይል ዳታ ትጠቀማለህ ነው የሚለው? አዎ እኔ የሞባይል ዳታ ተጠቃሚ ነኝ ምክንያቱም አብዛኛው ነገሮችን እንትን በቪዲዮ ለማየት ቲክቶክ ለማየት የተለያዩ የፌስቡክ አገልግሎቶችን ለመጠቀም እንዲሁም የተለያዩ አዳዲስ ነገሮችን ሰርች ለማድረግ ዳታ ስለሚያስፈልገኝ ዳታ በጣም እጠቀማለሁ። ብዙን ጊዜ ዳታ እየገዛሁ ነው የምጠቀመው ምክንያቱም በቃ እያንዳንዱን ነገር ራሱ አሁን በማነበበት ጊዜ እኔን ለማንበብ የተለየ አዳዲስ ቃላት ምናምን የማይገቡኝን ቃላት ሰርች እያረኩ ስለምጠቀም ሰርች የማደርገው ደግሞ በዳታ በመግዛት በስልኬ ማለት ነው እና አብዛኛውን ጊዜ የሞባይል ዳታ ተጠቃሚ ነው

ሌሎችም ማበረታታት ትችላለህ ነው የሚለው አዎ የሌሎችም ማበረታታት ይችላሉ ማለት ሰዎች በቃ አንዳንዴ የመጥፎ ስሜት ስሰማቸው ወይንም ደስ ማይል ስሜት ስሰማቸው ከእነሱ ያ መጥፎ ስሜት እንዳይሰማቸው ጥሩ ጥሩ ነገር በመናገር እና ከእነሱ ብዙ የባሰ የተጎዳ ሰው እንዳለ በመናገር ሌሎችን ሰዎች አበረታታለሁ። ይህም ነገር ለራሴና ለእንደዛ ለማድረግላቸው ሰዎች በጣም ጠቃሚ ነው ብዬ ስለማስብ ማለት ነው። አሁን ለምሳሌ የሆነ ሰው ራሱን ለማጥፋት ቢሞክር የሆነ በቃ በደል የደረሰበት መስሎት ራሱን ለማጥፋት ቢሞክር። ግን ከእሱ እሱ የደረሰበት በሌሎች ብዙ ሰዎች እንደደረሰባቸው በማስረዳት እሱ ብቻ በዚህ ነገር ተጠቂ እንዳልሆነ በማስረዳት ለሰውየው ያን ነገር እንዳያደርግና ጥሩ ስሜት እንዲሰማው አደርጋለሁ ማለት ነው። በዚህም ነገር እኔም ሌሎችንም የሰዎችን ህይወት ማትረፍ ስለሆነ በጣም ያስደስተኛል። እንደዚህ አይነት ነገሮችን ማድረግ ማለት ነው። ከዚህም በተጨማሪ የተለያዩ ማበረተቻዎች ማለት ተማሪዎች ትምህርታቸውን በደንብ እንዲማሩ እንዲሁም ሌሎች ጓደኞቼ በቃ እንደዚህ ጥሩ ጥሩ ደረጃ እንዲደርሱ የተለያዩ ሌሎችን በቃ የሆነ በማበረታታት ሞራል እንዲኖራቸው አደርጋለሁ ማለት ነው

ደብዳቤ መጻፍ ትወዳለህ? ነው የሚለው እኔ ደብዳቤ መጻፍ አልወድም። ምክንያቱም አሁን ባለንበት ባለንበት ዘመን ላይ በጣም ቴክኖሎጂው ስላረቀቀ ደብዳቤ ምናምን አያስፈልግም ብዬ ነው የማስበው። እናም ደብዳቤ መጽሐፍም አያስደስተኝም። ምክንያቱም የሆነ ማስተላለፍ እና መጽሐፍ ለፈለኩት ሰው፤ በስልኬ በስልኬ የፈለኩትን ነገር ጽፌ ወደዛ ሰው እልካለሁ ማለት ነው። ስለዚህ ደብዳቤው በጣም ኋላ ቀር የመግባቢያ ማለት የመግባቢያ ዘዴ ነው ብዬ ስለማስብ ደብዳቤ መጽሐፍ ያን ያህል አያስደስተኝም አልወድም አልስብም። እናም በተለያየ መንገድ በስልክ ነገር ማስተላለፍ ወይንም በሚሴጅ በቴክስት በሚሴጅ ማስተላለፍ ይቻላል ማለት ነው። ስለዚህ ደብዳቤ መጻፍ አስፈላጊ ነው ብዬ ስለማላስብ ደብዳቤ አልጽፍምም አልወድምም ማለት ነው።

ትንኞች በአካባቢው አሉ ነው የሚለው ጥያቄው አዎ። ትንኞች በአካባቢው አሉ ምክንያቱም አሁን ለምሳሌ ትንኞች ጣፋጭ ነገር ስለሚወዱ አሁን ለምሳሌ ሻይ በምንጠጣበት ጊዜ ምግብ በምንበላበት ጊዜ ጠረንቤዛ ላይ ምናምን ስለሚንጠባጠብ እነሱ ደግሞ ያንን እያሸተቱ ወደዛ ይመጣሉ ማለት ነው። እናም በዚህ በዚህም የተነሳ ትንኞች በአካባቢያችን በጣም ይኖራሉ ማለት ነው። በጣም ጣፋጭ ነገር እና የሆነ በቃ ምግብ የወዳደቀ ምግብ ምናምን እነሱ በጣም እንትን ስለሚሉ ስለሚፈልጉ እና ስኳር ባለበት አካባቢም አይጠፉም ማለት ነው። እንዲሁም ውሃ ውስጥ ምናምን ስለሚገቡ በቃ አብዛኛው ጊዜ ቤት ውስጥ በቃ አይጠፉም ማለት ነው

ፍየል አይተህ ታውቃለህ ነው? የሚለው አዎ ፍየል አይቼ አቃለሁ በአካባቢዬም ብዙ አይነት የፍየ አይነት ፍየሎች አሉ። ምክንያቱም ፍየል ብዙ አገልሎት ትሰጣለች አሁን ለምሳሌ ከፍየል አገልሎት ውስጥ አንደኛው ለምግብነት ትውላለች ከዚህም በተጨማሪ የእሷ ምግብ በጣም ጠቃሚ ነው። ምክንያቱም ፍየል ያገኘችውን ሁሉ ስለምትበላ የፍየል ስጋ ለጤና በጣም ጠቃሚ ነው ተብሎ ስለሚታሰብ ሰዎች የፍየል ስጋ በጣም ይወዳሉ ይመገባሉ። እኔም የፍየል ስጋ ተመጋቢ ነኝ እናም በአካባቢዬ ብዙ ፍየሎች ይራባሉ ይረባሉና። ፍየል በአካባቢዬ አቃለሁ ማለት ነው። አይቼም አቃለሁ ማለት

የአካል ብቃት እንቅስቃሴ ታደርጋለህ ነው የሚለው አሁን የአካል ብቃት እንቅስቃሴ ያደርጋሉ። ከእንቅልፌ አስራ ሁለት ሰዓት እነቃና የተለያዩ ስፖርቶችን እሰራለሁኝ ማለት ነው። ማለት አሁን ጠዋት አስራ ሁለት ሰዓት ተነስቼ እሮጣለሁኝ። ገመድ እዘላለሁኝ እንዲሁም ከዚህ በተጨማሪ ሴት አፕ እሰራለሁ ማለት ነው። እነዚህን የአካል ብቃት እንቅስቃሴ መስራቴም የተለያዩ ጥቅሞችን ያስገኛል። እኛ ለአንደኛ ቅርጼ እንዲያመር ያደርገኛል ከዛ በላይ ደግሞ ጤነኛ እንድሆን ያደርገኛል። ከዛም በላይ በቃ አስተሳሰቤና አመለካከት አመለካከቴ ብሩህ እንዲሆን ያደርጋል። በዛ ምክንያት በቃ ሁሌ ተከታታይ የሆነ የአካል ብቃት እንቅስቃሴ እሰራለሁ ማለት ነው። ከዚህም በተጨማሪ ገመድም መዝለል በጣም ያስደስተኛል። የአካል ብቃት እንቅስቃሴ ውስጥ አንዱ ነው። እና ገመድ በምዘልበት ጊዜ ልክ በቃ በጣም ደስተኛ እሆናለሁ ማለት ነው። እናም ያ ነገር ጤናዬን በጣም ይጠብቅልኛል ማለት ነው

ጊዜህን በደንብ ታስተዳድራለህ ነው የሚለው? አሁን ጊዜህን በአግባቡ ነው በደንብ የምጠቀመው እያንዳንዱን ነገር እቅድ አውጥቼ ነው የምጠቀመው። ምክንያቱም ምንም ጊዜ ጊዜ ወርቅ ነው የሚባለው። ለኔ በጣም ጊዜን በአግባቡ መጠቀም ነው የምፈልገው ምክንያቱም አንድም ጊዜ ቢሆን ያላግባብ ማሳለፍና ማጥፋት አልፈልግም ማለት ነው። እናም የየራሱ የስራ ጊዜ አለ የመዝነኛ ጊዜ አለ የተለያዩ ጓደኞቼ ጋር የማጠፋው ጊዜ አለ። እና ሁሉንም ነገር በስርዓት እቅድ አውጥቼ ነው የምጠቀመው ማለት ነው።

ምን ያህል ጊዜ ወደ ገበያ ትሄዳለህ ነው የሚለው? አሁን እኔ በሳምንት ውስጥ ሶስት ቀን ነው የምሄደው። በእኛ እኔ በምኖርበት አካባቢ ሶስት ቀን ነው የገበያ ቀናቶች ያሉ ማለት ነው። እሱም ሰኞ ሀሙስና ቅዳሜ ነው። እነዚህን ቀናቶች በመሄድ የምፈልገውን ነገር እገዛለሁ ማለት ነው። በእነዚህም ቀናቶች ውስጥ ሁሉም ሰው የገበያ ቀናቶች እንደሆኑ ስለሚያውቅ የተለያዩ ገዢና ገዢና ሻጭ የሚገናኝበት ቀን ነው ማለት ነው። በዚህ ቀን ምክንያቱም በጣም በአካባቢያችን እነዚህ ቀናቶች በጣም ታዋቂ ናቸው። እና ሁሉም ሰው ወደ ገበያ የሚሄደው በእነዚህ ሶስት ቀናቶች ነው ማለት ነው። እኔም ወደ ገበያ የሚሄደው በእነዚህ ቀናቶች ነው። የምፈልገውን ነገር በነዚህ ሶስት ቀኖች ሰኞ ሀሙስና ቅዳሜ በመሄድ እገዛለሁ ማለት ነው

ከጎረቤት ጋር ጥሩ ግንኙነት አለህ ነው? የሚለው አሁን እኔ ከጎረቤቶቼ ጋር በጣም ጥሩ ግንኙነት ነው ያለኝ ምክንያቱም ጎረቤት ማለት በቃ ልክ እንደ ቤተሰብ ነው ለኔ። የሆነ ችግር በሚያጋጥምህ ጊዜ የሆነ ክፉ ነገር ቢያጋጥምህ ቀድሞ የሚደርስልህ አጠገብ ያሉ እነሱ ስለሆኑ። እና ከእነሱ ጋር በጣም ጥብቅ ግንኙነት አለን ለምን ጥሩ የሚባል ግንኙነት አለን። አመት በዓል በሚሆንበት ጊዜ ጊዜውን የምናሳልፈው ከጎረቤቶቼ ጋር ነው። እናም ከእነሱ ጋር በአመት በመጠራራት ጊዜያችንን እናሳልፋለን። እንዲሁም የሆነ ሀዘን ሰው በሚደርስበት ጊዜም። ያንን ሀዘን መዋጮ በማዋጣት በጎረቤቶቻችን ጋር ያን ሀዘን የደረሰበትን ሰው እናግዛለን እናጽናናለን ማለት ነው። ከዚህም በተጨማሪ እድርና እቁብ ይባላል በጎረቤቶቼ ጋር የምንጥለው እቁብ እድር አለ። በየወሩ የሚጣል ማለት ነው። እናም ይሄ ነገር በጣም ጉርብትናችን በጣም እንዲጠናከርና ጥሩ ግንኙነት እንዲኖረን አድርጓታል ማለት ነው።

ዛሬ የአየር ሁኔታው እንዴት ነው ነው? የሚለው የዛሬ የአየር ሁኔታ በጣም ቀዝቃዛ ነው። እናም ቀዝቃዛ በመሆኑ ቤት ቤት ነው አብዛኛውን ሰዓት ያሳለፍኩትኝ። እና ያሳለፍኩት ደግሞ እሳት እሳት ምድጃ በመለኮስ ከዛ ተጠግቼ እንዲሞቀኝ አደርጋ አድርጌያለሁ። ከዚህም በተጨማሪ ጃኬት በጣም ደርቤ ነው ያዋልኩትኝ። ምክንያቱም በጣም ቀዝቃዛ ስለነበረ ማለት ነው።

የዝናብ ውሃ ትሰበስባለህ ነው የሚለው፤ አሁን የዝናብ በሚዘንብበት ጊዜ የዝናብ ውሃ በጣም ነው የምሰበስበው፤ ምክንያቱም የዝናብ ውሃ በጣም አንደኛ ለተለያዩ አገልግሎቶች ይጠቀምበታሉ ማለት ነው፤ ለእቃ ማጠቢያነት፣ ለልብስ ማጠቢያነት እንዲሁም ለተለያዩ ሄ ቤት ለቤት ማጽጃነትም ስለሚያገለግል ያን ነገር እጠቀማለሁ ማለት ነው፤ ሰብስቤ ምክንያቱም አሁን የቧንቧ ውሃ እም መጠቀም ከምትጠቀም ይልቅ የዝናብ ውሃ እጠቀማለሁ፤ ምክንያቱም የዝናብ ውሃ ተፈጥሮአዊ በመሆኑ ምንም አይነት የገንዘብ ክፍያ አልጠቀምም ማለት ነው። በዛም ምክንያት የዝናብ ውሃ ሰበስባለሁ የቧንቧ ውሃ ላለመጠቀም ማለት ነው የቧንቧ ውሃ መጠቀም ከሆነ ለዛ ነገር ክፍያ ስለምከፍል በዝናብ ውሃ፤ የዝናብ ውሃ ሰብስቤ፤ ዝናብ በሚዘንብበት ጊዜ ማለት ነው፤ የተለያዩ አገልግሎቶች እጠቀምበታለሁ ማለት ነው።

የምትወደው ከተማ የት ነው ነው የሚለው? እኔ የምወደው ከተማ ባህርዳር ነው። ባህርዳር በጣም ደስ የምትል ከተማ ናት እኔ ባህርዳር መኖር በጣም ያስደስተኛል። ምክንያቱም አየር አየሯ በጣም ለጤና ተስማሚ ነው። ሴት እንደመሆኔ መጠን አየሯ በጣም ይስማማኛል። እንዲሁም ለመዝናኛ ራሱ በጣም ምቹ ምቹ ከተማ በመሆኗ የተነሳ ባህርዳርም በጣም የምወዳት ከተማ ናት ማለት ነው። እንዲሁም ጣና ጣና ጋር ሄጄ ጣና አየሩ አየሩ በጣም ነፋሻማ ስለሆነ እዛ ሄጄ እዝናናለሁ ማለት ነው። እንዲሁም በጣም የምትወደድና ደስ የምትል ለመዝናኛ ለመዝናናት የምታስደስት ከተማ በመሆኗ ጣናን በጣም ባህር ዳርም በጣም እወደታለሁ ማለት ነው